እሺ ሙዚየም መሄድ በጣም እወዳለሁ። አዘወትራለሁ አዘውትሬ የሚሄደው ግን መላ ምንድነው አንድ ነገር ለማግኘት ነው? መረጃዎችን ማለት ነው በተለይ ደግሞ ሳይንሳዊ የሆኑ መረጃዎች አሉ። ሀገረ ስብሃዊ ሆኖ በጣም ብዙ በርካታ ነገሮች አሉ እነሱን ለመገምገም ወይም ደግሞ ለማወቅ ነው ማለት ነው። እነዚህን ስብሰብ አድርጌ ወስጄ አንዳንድ ጊዜ ለማስተማሪያት እጠቀማዋለሁ አንዳንድ ጊዜ ደግሞ ለተለያየ ለራሴም ለምርመር እጠቀማቸዋለሁ እንደሁም ደግሞ ልጆችን ለማስተማር በጣም ብዙ መንገዶችን እጠቀማለሁ። ይህንን የምጠቀመው እንግዲህ ያው ሳይንስ ሙዚየም ላይ የማገኛቸውን መረጃዎች በማድረግ ነው ሳይንስ ሙዚየም ላይ ያሉ ነገሮች ደግሞ ብዙዎቹ ማለት ነው የተሻለ ነገር እና በምርምር በጣም ማህበረሰቡን ሊጠቀማቸው የሚችላቸውን ነገሮች መሆናቸው አንድ ትልቅ ነገር ነው ማለት ነው። ይሄንን እንግዲህ መሰረት በማድረግ ብዙዎቹንም ወደዚያ ወደ ሳይንስ ሙዚየም እንዲሄዱ የምጋብዝበት አጋጣሚ በጣም ብዙ ነው። ግን መጋበዝ ብቻ አይደለም ነገሮችንም ተገንዝቦ ማስገባትም አንደኛው ተጨማሪ ነገር ነው ማለት ነው